ከጎረቤቶችህ ጋር ጥሩ ግንኙነት አለህ? የሚለው አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። በስራ የተገናኘ በቤተሰብ ሊሆን ይችላል በተለይ የመንገድ የተገናኘ። አብሮ የመስራት አብሮ የመተጋገዝ ደግና አብሮ በደስታና በሀዘን። የማሳለፍ እና ከዛው ተጨማሪ ሌሎች ነገሮችም እና በዛ መልክ ደግሞ ጥሩ ግንኙነት አለን። ብዬ ነው የማምነው።

የምወደው የመጠጥ አይነት ያው እንግዲህ አብዛኛው ጊዜ የምወደው ስፕራይት ነው። ከዛ ደግሞ ያው የምሪንዳና ማክስ ናቸው። በብዛ ወዳቸው ከዛ ባለፈው ውሃ ነው አብዛኛው ማበዛው።